ምን ያህል ጊዜ ወደ ገበያ ትሄዳለህ? እኔ ገበያ ሂጄ አላውቅም ማለት አንዳንዴ ምሻም ማለት የሚገዙ ነገሮችን ሰው ነው መገዛልኝ ማለት ገበያ አይቼ ገዝቼ ወይም ገበያ ላይ ሽጬ ምናምን አላየሁም በርግጥ እና ያኔ በሰው አሁን የሚያስፈልገኝ ነገር ብኖር በሰው ላስገዛና አንተን ላደርገው እችላለሁ አሁን እኔ አብዛኛውን ጊዜ ገበያን ሁኔታ አላውቅም። ገበያ በየቀኑ ይጨምራል ወይም በየቀኑ ይቀንሳል ይጨምራል እንዲህ አይነት ነገር ነው የምሆነው እንጂ ቋሚ የሆነ ዋጋ የለውም ማለት የሆነ አንድ ነገር ለመግዛት ፈልግ የሚያውቅ ሰውን መድረስ እንጂ እኔ አሁን ስለማላውቀው ዝም ብዬ ከመሬት ተነስቼ ይገዛልኝ ብዬ ሂጄ እንትን አልልም ምክንያቱም ዋጋውን ምቀነሰው ዬትኛው ጥራት ኖሮ ዋጋው የሚቀንሰው የትኛው ነው? ጥራት ሳይኖረው ዝም ብሎ ዋጋ የጨመረው ዬትኛው ነው? ዋጋው ከጥራቱ ጋር እኩል ተጨመረ ዬትኛው ነው ይሄን ሶስቱን ነገሮችን ለይቶ ማወቅ ግደታ አለብኝ ማለት ነው። ስለዚህ ማለት ዋጋው እንትን ሆኖ ነገሩ በጣም ማይረባ ነገር ሊሆን ይችላል። ያም በጣም አስቸጋሪ ነገር ነው ስለዚህ በጣም ጥሩ ነገር ሆኖ ደግሞ ዋጋውም በጣም ማለት ዝቅ ያለ ነገር ምናምን ድንገት የሚገኝ ከሆነ እንደ እድል ያንን ማግኘት አስፈላጊ ነገር ነው። ለምሳሌ የሚገብ የሚገብ ማለት የሚገበያየው ነገር እኔ የመጀመሪያ እንትን አላውቅም አሁን ምን ምን ማለት እንዴት እንደሚገዛ ማለት ያው አኔ ገበያ ሄጄ እኔ አብዛኛውን ጊዜ ስላላየው ሰው ሰው እጠይቃለሁኝ ሰው እንዲረዳኝ ማለት ነው። ያው ቢያስከፍለኝ ምናምን ኮሚሽን ምናምን እከፍላለሁ እንጂ ብዙም እንትን አይኖርህም አላልንም ስለዚህ ኮሚሽኑን እንደሱ አዘጋጃለሁኝ ከዛ ከእኔ ጋር ይዤ እሄዳለሁ ማለት ነው ስለዚህ እኔም ሳልጎዳ የንብረቱ ባለቤትም ሳይጎዳ መገበያየት አስፈላጊ ነገር ነው ማለት ነው። ስለዚህ ከምህረት እኔ ተነስቼ ሄጄ እኔ እንዳልጎዳኝ ደግሞ ሰውም አላስ አላስፈላጊ ጥቅም ዝም ብሎ እንዳያገኝ ጥቅም በርግጥ ሁለቱም መጠቃቀም እንጂ እኔ ተጎድቼ እሱ መጠቀም የለበትም በርግጥ ማለት ገበያ ስለሆነ ይሄ ማለት ነው። ገበያ ላይ ደግሞ እኮ ላሁን እኔም የምፈልገውን ነገር ማግኘት አለብኝ እሱም ደግሞ የምፈልገውን ነገር ማግኘት አለበት ስለዚህ ተመጣጣኝ የሆነ ነገር መሆን አለበት እንጂ በአንድ ሳይድ ማለት አንድን ወገን ሀሳብ ብቻ መከተል ጥሩ አይደለም ስለዚህ እኔ ብቻዬን ህጄ አሁን ማለት ንግዱን ላይ አዋጣኝ ይችላል ስለዚህ ሰው ካለ ከዚህ በፊት እንዴ አይነት ስለነበረ የዛሬው ገብያ እንዲ ነው እንዲ እንዲ እንዲ እንዲ ብሎ የሚያብራራ ምናምን ከሆነ ያው እንግዲህ ከዚህ በፊት ባለውና በዛሬው ገበያ ላይ ተንተስሼ የራስህን ሀሳብ መወሰን እችላለው ማለት ነው።

ስትታመም ከስራ ትቆያለህ? አዎ ከታመምኩኝ ቢያንስ አንድ ሁለት ቀን ከስራ ሊቀር እችላለሁ። ማለት እስካገግም ድረስ ማለት ነው። ማለት ይሄን ማለት ቀለል ያለ ምናምን ከሆነ አንድ ቀን ምናምን ሁለት ቀን እንጂ አብዛኛውን ጊዜ እኔ በህመም ምክንያት ጊዜን መግደል ስራን መግደል እኔ ያልፈልግም። እና አንዳንድ ሰዎች አሉ በርግጥ ሰያሙ እንዳመማቸው አድርገው ራሳቸውን ሲስሉና ከዛ በኋላ ኦ በቃ የሌለ ጊዜን የስራን የስራን እንትን አሁን የሚበድሉ ማለት ነው። ራሱን ስራንም በሆነ ሰው ለማሰራት የሚፈልጉ ብዙ ሰዎች አሉ። እነዛ እንደዛ አይነት ሰዎቹ ማለት እኔ ያመለካከት የሆነ ሁሉም ነገር በራሱ እንትን ማለት ግን በቃ ለራሱ የሆነ የሚል አመለካከት ያለው ሰው ካልሆነ በስተቀር እንዲህ አይነት በእርግጥ አሉ እንዲህ አይነት ሰዎች እና ሁሉንም ነገር ሰው ቢሰራላቸው የሚወዱ ማለት ነው። የራሳቸውንም ስራ ሰው እንዲሰራ ራሳቸው የሆነ የሚሰሩትን ነገር ሁሉ ሰው እንዲሰራ የሚፈልጉ ሰዎች አሉ። እንደዚህ አይነት ሰዎች ስራን ከመግደል ሌላውን ደግሞ ማስቦዘን ማለት ልክ እንደ ብልጥ አድርጎ ነው ራሱን የሚስለውና እኔ በኔ እይታ እና በኔ አመለካከት እንዲህ አይነት ሰው ብልጥ አይደለም። ምክንያቱም ሰው ሊታመም ይችላል በርግጥ አው ይታመማል የሰው ልጅ ነው እና ለዛ የሚያስፈልግ ፍቃድ ከሆነ ፍቃዱን ወስዶ ያው ከእመሙ ሲሻልለት ወደ ስራ መመለስ አለበት እንጂ በዛ ምክንያት ይጠፋና ቢያንስ አንድ ወር ምናምን ዝም ብሎ ቆይቶ ከዛ የማይሆን ማስረጃ ምናምን የሀኪም ማስረጃ ምናምን ከየትም ብሎ ፈላሎ አምጥቶ እንትን የሚያደርጉ ሰዎች አሉ። እንደዛ አይነት ሰዎች አብዛኛው ጊዜ አካባቢያችን ላይ ይከሰታሉ ማለት አሉ ማለት ነው። ስለዚህ ማለት ራሳቸውን እንደ ብልጥ ነው የሚያዩት። ሌሎቹን እንደሞኝ አይነት አድርጎ ነው ሚሰሎት እና በጣም ብልጥ ብልጥ ለመጫወት ነው የሚፈልጉት ማለት በጣም የሚደብር እንደሆነ አያውቁም። ራሳቸውን ተግባር እንደ ጽድቅና እንደ ጥሩ ነገር ያያሉ። ሰው እንዲያወራባቸው አይፈልጉም። በቃ ከሰው እንትኖች አይቀበሉም። ግን በቃ እነሱ ሚሰሩት ልክ ነው። ሌላው ሚሰራው እንደ ስህተት አድርገው የሚያዩ ሰዎች አሉ ማለት ነው። ስለዚህ በህመም ምክንያት ከስረ መቆየት ጥሩ አይደለም ለማለት ነው። እና ስራ እና ፍቃድ አሁን የተሰጠውን ጊዜ አንድ ቀን ከሆነ አንዱን ቀን ጨርሰው ወደ ስራ መመለስ ወይም ሁለት ቀን ከሆነ ሁለቱን ቀን ጨርሰው ወደ ስራ መግባት እንጂ ተጨማሪ ጊዜ በራሱ ፍላጎት መጨመር ጥሩ አይደለም።